አዎ በስራ ሳዓት ጥሪ አደርጋለሁኝ። ስራ እየሰራሁ እያለ ስራውን በሚመለከት ጥሪ ማድረግ ካለብኝ ጥሪ አደርጋለሁኝ። ለሚመለከተው አካል እና የጥሪው አስፈላጊነት ላይ ተመስርቼ በጣም አንገብጋቢ ጉዳይ ካለ በስራ ሰዓት አደርጋለሁኝ። ቢያንስ በቋሚነት ይሄን ያህል ቁጥር ነው ጥሪ የማደርገው ባለልም። በተደጋጋሚ ከአስር እና ከአስራ አንድ ጊዜ በላይ ጥሪ አደርጋለሁኝ።

ብዙ አይነት ዳቦ እወዳለሁኝ ዳቦ በተለይ ከስንዴየተሰራ ዳቦ ከሆነ በጣም እወዳለሁኝ። ለምሳሌ ከስንዴ ዱቄት የተሰራ ዳቦ ሆኖ ያልበዛበት በጣም ጣፋጭም ያልሆነ የስንዴውን ዱቄት ጣዕም ብቻ የያዘ ዳቦ እወዳለሁኝ። ዳቦ እንደሚሰራበት አይነት ይለያያል በርግጥ አንዳንድ ደቦዎች በጣም ጣፋጭ ሆነው ስኳር የበዛባቸው ደቦዎች አሉ። አንዳንድ ደግሞ ምንም ስኳርም ጨውም የሌለበት አለ ሁለቱም ለኔ አይምቸኝም አይመቸኝም። መደበኛ የሆነ ትክክለኛ የሆነ የሚመጥን ጨው ወይም የሚመጥን ስኳር የተጨመረበት መደበኛ ዳቦ እወዳለሁኝ።

አዎ ለበጎ አድራጎት ሰርቼ አውቃለሁኝ። በተለያየ ካምፓኒ በተለያዩ ቦታ ሰርቼ አውቃለሁኝ። ለምሳሌ ዩኒቨርሲቲ ተማሪ እያለው ቻሪቲ ክለብ የሚባል አለ ያ ክለብ ምንድነው የሚያደርገው የተቸገሩ ተማሪዎችን ወይም ደግሞ ደብተር እስኪብርቶ መግዛት የማይችሉ የዩኒቨርሲቲ ተማሪዎችን የሚረዳ በጎ አድራጎት ነበረ። እና እዛ ክለብ ገብቼ ተመዝግቤ ብር በማዋጣት ዩኒቨርሲቲ ገብተው ገንዘብ የሚ የሚቸገራቸው ተማሪዎች እና የ ደብተር ማስታወሻ አስክርብቶ መግዛት የማይችሉ ተማሪዎች እንዲገዛላቸው በማድረግ በጓ አድራጎት ስራ ሰርቼ አውቃለሁ። ሌሎችም የመጓደኞች ስራዎች ሜሪቾይ የኢትዮጵያ ሴቭ ቸልድረን የሚባሉ የተለያዩ በጎ አድራጊያን ተቋማት አሉ። እዛው ስልጠና በመውሰድ በጎ አድራጎትና አገልግሎት ማህበረሰባዊ በጎ አድራቦት ስራ ሰርቼ አውቃለሁ።

አዎ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁኝ። ወደ ሱቅ በተለያየ መንገድ ለሄድ እችላለሁ። ለምሳሌ የምገዛቸው እቃዎች አይነትየሚወስኑት ቢሆኑም። በተለያየ መንገድ ወደ ሱቅ እሄዳለሁኝ። ለምሳሌ ለልጄ ከረሜላ ለመግዛት ማስቲካ። ልብስ ለመግዛት ወደ ሱቅ ልሄድ እችላለሁ። ለራሴ ደግሞ ልብስ ለመግዛት ጫማ ለመግዛት ሌላ ደግሞ የተለያዩ የ ጽፈት መሳሪያዎችን ኮምፒውተር ለመግዛት ልወጣ እቺላለሁኝ። በዬትኛውም መንገድ ወደ ሱቅ ስሄድ መጀመሪያ ምን መግዛት እንዳለብኝ አስባለሁ። ካሰብኩኝ በኋላ ማስታወሻዬ ላይ እጽፋለሁኝ። ማለት ምንድነው ልገዛ የምሄደው ለምንድነው የሚለዉን በዝርዝር በማስታወሻ ደብተር ላይ ጽፌ እሄዳለሁ። ከዛ እዛ ከሄድኩኝ በኋላ ምን መግዛት እንዳለብኝ ማስታወስ አይጠበቅብኝም ማስታወሻዬን አዉጥቼ ከማስታወሻዬ ላይ እያየሁ መግዛት ብቻ ነው የሚጠበቅብኝ። እና ብዙ ጊዜ ማስታወሻዬ ላይ የመጻፍ ልምድ አለኝ። የምገዛቸው ነገሮች የምገዛው ነገር ወይም ደግሞ ወደ ሱቅ የምሄድበት ጉዳይ በወር ስንት ጊዜ መሆን አለበት? ወይም በሳምንት ስንት ጊዜ መሆን አለበት? የምገዛቸው ወደ ሱቅ ሄጄ የምገዛቸው እቃዎች ምን ምን መሆን አለባቸው? ዋጋቸዉስ እስከ ምን ድረስ መሆን አለበት? የሚለዉን ወስናለሁ ወስናለሁኝ ይሄ ለምንድነው የሚጠቅመኝ? አንደኛ የመንግስት ሰራተኛ ነኝ። በወር ነው ደሞዜን የማገኘው ስለዚህ ለአንድ ወር እንዲበቃኝ አድርጌ ማብቃቃት ይጠበቅብኛል። ይሄን ለማብቃቃት ደግሞ መቼ ምን ያህል ማዉጣት አለብኝ ወደ ሱቅ ስሄድ እስከ ምን ያህል መጠን ነው መግዛት የምችለው የሚለዉን? አስቤበት ነው የምሄደው ከሄድኩኝ በኋላ ተጨማሪ ነገር አልገዛም። ጽፌቸው የሄድኳቸውን ነገሮች ወይም ዝርዝሮች በማየት ዋጋ ካወጣሁኝ ወይም ባለሱቁን ከጠየኩኝ በኋላ እኔ ራሴ ደግሞ እገምታለሁ። ይሄን ያህል አትሸጥም ወይ ብዬ ከገመትኩኝ በኋላ በዝርዝሮቹ መስራት ሁሉንም እቃዎች ገዝቼ እመጣለሁ ማለት ነው። እና ወደ ሱቅ ከመሄዴ በፊት የምገዛቸውን ነገሮች ዝርዝር ጽፌ ነው የምሄደው።

የቅጥር ሂደትን በተመለከተ እኔም ተቀጣሪ ስለሆንኩኝ በደንብ አውቀኃለሁኝ። የቅጥር ሁኔታዎች የተለያዩ ናቸው። ማለት በምን በምን የትምህርት መስክ ነው ምቀጠረው? የሚለውን መለየት ነው። ለምሳሌ እኔ የኮምፒውተር ሳይንስ ተመራቂ ነኝ። ኮምፒውተር ሳይንስ ነው ያጠናሁት። ማስታወቂያዎች ሲወጡ በኮምፒውተር ሳይንስ ማስታወቂያ ሲወጣ እዛ ቦታ ላይ አፕላይ አደርጋለሁ ወይም አመለክታለሁ። ሳመለክት የተማርኩበት የትምህርት ዘርፍና እኔ የማመለክትበት ይገናኛል ወይስ አይገናኝም የሚለውን መጀመሪያ አጠናለሁኝ። ካጠናው በኋላ እኔ የተማርኩበት የትምህርት መስክና ድርጅቱ ያወጣው ማስታወቂያ እና የሚፈልገው የሰው መጠን ወይም ቦታው እኔ ከተመረኩበት የትምህርት ዘርፍ ጋር የሚመሳሰል ከሆነ እዛ ቦታ ላይ በማስታወቂያው መሰረት አመለክታለሁ። ካመለከትኩኝ በኋላ ምንድነው የሚደረገው? ድርጅቱ የሚፈልገውን የሰው መጠን ይመለምላል። ለምሳሌ አንድ ሺህ ሰራተኛ ቢያመለክት ከአንድ ሺህ ስንት ሰው ነው ድርጅቱ የሚፈልገው? ለምሳሌ አስር ሰው ቢሆን ዘጠኝ መቶ ዘጠና ሰራተኛ ወይም ሰው ውድቅ ያደርጋል ማለት ነው። አስር ሰው የሚፈልግ ከሆነ ውድቅ ለማድረግ የራሱን መስፈርት ያዘጋጃል። ለምሳሌ በውጤት ሊለይ ይችላል በስራ ለምድ ሊለይ ይችላል ወይም ደግሞ ውጤትና የስራ ልምድ ከፍተኛ የሆነ ወይም ከፍተኛ ውጤት እንዲኖረው ያደርጋል። ስለዚህ ዝቅተኛ ውጤት ያላቸውና ዝቅተኛ የስራ ልምድ ያላቸው ሰዎች ውድቅ ይደረጋሉ ማለት ነው። ስለዚህ በዚህ መስፈርት እንደየድርጅቱ ይለያያል ሁሉም ድርጅት ተመሳሳይ የቅጥር ሂደት አይከተልም። ስለዚህ ይሄን መስፈርት ያስቀምጡና ከዛ ከፍተኛ የስራ ልምድ ያላቸውና ከፍተኛ ውጤት ያላቸውን ሲመለምሉ የውጤቱን ነጥብ ይቆርጣሉ ማለት ለምሳሌ ከሶስት ነጥብ ስድስት በላይ ያሉትን ሊፈልጉ ይችላሉ። ወይም ከሶስት ነጥብ ስምንት በላይ ያሉትን ሊለዩ ይችላሉ ሊመርጡ ይችላሉ። ስለዚህ ብዙ የስራ ልምድ ያለውና ውጤቱ ከሶስት ነጥብ ስምንት በላይ የሆኑት ሰዎች ሃያ ሊሆኑ ይችላሉ። እነሱን ደግሞ እንደገና ምን ያደርጋሉ? ፈተና ይፈትናሉ ፈተና ይፈትናሉ። ፈተና ተፈትነው ከእነዚህ ከፍተኛ ውጤት ከፍተኛ የስራ ልምድ ያላቸውን መርጠው ፈተና ይፈትናሉ። ከፈተኑ በኋላ ከፍተኛ ውጤት ያመጣው ይመረጣል ማለት ነው። ከተመረጠ በኋላ ምንድነው የሚያደርገው የተመረጠበትን? ቦታ የሚመጥን ሰው ከተመረጠ በኋላ ምንድነው የሚደረገው? የተመረቀበትን የዩኒቨርሲቲ ዶክመንት ከአንደኛ እስከ አስራ ሁለተኛ የጨረሰበትን ዶክመንት ወደ ድርጅቱ ያስገባል። ወደ ድርጅቱ ካስገባ በኋላ ያ ድርጅት ደግሞ ያን ዶክመንት በመረጃ አያይዞ የራሳቸው መደርደሪያ ያስቀምጣሉ። ከዛ በኋላ ለተቀጣሪው ደግሞ ደብዳቤ ከዚህ ቀን ጀምሮ የድርጅታችን አባል ላይ የሚል ደብዳቤ ጽፈው ያጸድቁለታል ማለት ነው። ከዛ እንደ ቀን ጀምሮ ያ ድምዳቤ ከተቀበለበት ቀን ጀምሮ ያ ሰው ወይም ያ ሰራተኛ የዛ ድርጅት ሰራተኛ አባል ሆኖ ተቀጥረኃል ማለት ነው። ስለዚህ በዚህ መንገድ ቅጥር ይከናወናል ማለት ነው

ብዙ የምወዳቸው ፊልሞች አሉ የራሳቸው የታሪክ አረዳድ የታሪኩ አጻጻፍ ይዘት የተለያየ ነው። ግን እኔ በግሌ ከብዙዎቹ በጥቂቱ ብዙ ፊልሞች እንዳሉ ይታወቃል። ከብዙዎቹ በጥቂቱ የወንዶች ጉዳይ የሚል የአማርኛ ርዕስ የተሰጠው ፊልም አለ። ሌላ ደግሞ ሀገሬ ሀገሬ የሚል ፊልም አለ። ከብዙዎቹ እነዚህን ሁለቱን በደንብ እወዳቸዋለሁ። የመጀመሪያው ፊልም የወንዶች ጉዳይ የሚለው ፊልም የተዋንያኑ ብስለት ፊልሙን የሰሩት ሰዎች ራሳቸውን የገጸ ባህሪውን ምስል የሆኑበት መንገድ በጣም ነው የሚያስገርመኝ። ገጸ ባህሪውን ሆነውት ነው የሚሰሩት ማለት በመሰለኝ እንዲህ ሊሆን ይችላል በሚለው ሳይሆን ገጸ ባህሪውን ሆነው ነው የሚተውኑት። አንድ እሱ ይማርከኛል። ሁለተኛ ደግሞ በጣም የሚያዝናና ፊልም ነው። የሚያዝናና ፊልም ነው። መቼም መዝናናት የማይወድ ሰው የለም። መዝናናት የሚፈጥረው ስሜት ምን ያህል እንደሆነ ይታወቃል። ይህንን ፊልም ሳይ በቃ ውስጤ ይዝናናል። ምክንያቱም የመጀመሪያው ኮሜዲ ነው። ስታንድ አፕ ኮሜዲ ይዘት ያለው ነው። በጣም አስቂኝ ነው። በጣም ጥሩ የአጻጻፍ ሂደትና የተዋንያን መጠን የሚለካበት ፊልም ነው። ተዋናዮቹ ደግሞ በጣም ጠንካራና አገላለጻቸው የገጸ ባህሪውን ምስል ሆነው የሚገልጾ ስለሆነ በጣም እወደዋለሁ። ይሄንን ፊልም ሌላው ደግሞ ሀገሬ የሚለው ፊልም የሀገርን ጉዳይ ለድርድር የሚቀርብ እንዳልሆነ የሚያሳይ ሀገር ዳር ድንበሯ ተከብሮ እንድትኖር ለማድረግ የሚከፈለውን ዋጋ የሚያሳይ ፊልም ነው። ለሀገር የሚከፈለው መስዋዕትነት ምን ያህል እንደሆነ እስከምን ድረስ እንደሆነ ቁልጭ አድርጎ ያሳያል። ያ ማለት ለምሳሌ አንድ ወታደር ለሀገሩ እስከምን ድረስ ዋጋ ይከፍላል ህይወቱን ጨምሮ ጊዜውን ጉልበቱን ቤተሰቡን ሁሉን ነገር መሰዋት እንዳለበት የሚያሳይ ፊልም ነው። ሀገሬ የሚለው ከርእሱ እንደምንረዳው ሀገርን በተመለከተ የሚከፈለውን መስዋዕትነት መስዋዕትነቱ ደግሞ ዳር ድንብር በማስከበር ሊሆን ይችላል። በሌላ ደግሞ በኢኮኖሚ ሀገር እንድታድግ ምን ማድረግ እንዳለብን የሚያሳይ ፊልም ነው። ሀገር ወዳድ መሆን ማለት ሀገር ወዳለሁ ብሎ በቃላት መግለጽ ብቻ ሳይሆን በተግባር ለሀገር የሚከፈለውን መስዋዕትነት ቁልጭ አድርጎ የሚያሳይ በጥሩ ገጸ ባህሪያት የተተወነ ፊልም ነው። ይሄ ፊልም በጣም እወደዋለሁ ምክንያቱም ስለ ሀገሬ በደንብ እንዳውቅ ያደርገኛል አድርጎኛልም። ለሀገር የሚከፈለው መስዋዕትነት ምን ያህል እንደሆነ አሳውቆኛል። ስለዚህም ይህንን ፍልም በጣም እወደዋለሁ።

አዎ ማሸነፍ እችላለሁ ማሸነፍ ሲባል በተለያየ መንገድ ሊገለጽ ይችላል። ማለት ማሸነፍ በፍቅር ማሸነፍ ሊሆን ይችላል። በጉልበት ማሸነፍ ሊሆን ይችላል። በእግር ኳስ ማሸነፍ ሊሆን ይችላል። በአትሌቲክስ ማሸነፍ ሊሆን ይችላል። በተለያየ መንገድ ሊገለጽ ይችላል። እኔ ማሸነፍን የምረዳው በራሴ አረዳድ በራሴ ግንዛቤ በራሴ እውቀት። የሚመስለኝ በእውቀት ማሸነፍ እና በጉልበት ማሸነፍ እና በጥበብ ማሸነፍ ብዙ አይነት ማሸነፎች አሉ። ግን እንደኔ እችላለሁ ብዬ የማስበው የማሸነፊያ መንገድ በጥበብና በእውቀት እንዲሁም በፍቅር ነው። ማሸነፍ ጥሩ ነው ብዬ የማስበው የምችለውም እንደዛ ነው። ጉልበትን ከምጠቀም በእውቀት ማሸነፍ ብችል በፍቅር ማሸነፍ ብችል በጥበብ ማሸነፍ ብችል ትልቅ ትርጉምና ትልቅ ድል ነው ብዬ ነው የማምነው። ምክንያቱም በጥበብ ማሸነፍ ለተሸናፊው ጉዳት አይሆንም። በፍቅር ማሸነፍ ለተሸናፊው ምንም ጉዳት የለውም። ጥበብ ብልሃት እውቀት እነዚህ ነገሮች ሰውን በእንደዚህ አይነት እውቀት ጥበብ ብልሃት ስናሸንፍ የተሸነፈው ሰው ከእኛ የሚማረው ነገር አለ እንጂ ምንም ጉዳት የለውም። ስለዚህ ማሸነፍ የምችለው እኔ በፍቅር በጥበብ በብልሃት እና በእውቀት ነው። ማሸነፍ የምትችለው በጉልበት እናሸንፋለን የሚሉ ሰዎች እንዳሉ አውቃለሁ። በጉልበት ማሸነፍ ተሸናፊውን ይጎዳል አሸናፊውንም ከመጠን በላይ እንዳሸነፈ አላስፈላጊ ስሜት ሊፈጥርበት ይችላል። በእውቀት በጥበብ በጉልበት ማሸነፍ ግን ምንም አይነት ጠባሳ ጉዳት ተሸናፊው ላይ አያደርስም። በጉልበት ማሸነፍ አሸናፊውን አሸናፊ ሲያደርግ ተሸናፊውን ግን መጥፎ ጠባሳና የአካል ጉዳትን ጨምሮ ይደርስበት ይችላል። ስለዚህ ማሸነፍ ጥሩ የሚሆነው አሸናፊውንም የማይጎዳው ተሸናፊውንም የማይጎዳው በፍቅር በጥበብ በእውቀት ማሸነፍ ነው። ስለዚህ እኔ ማሸነፍ የምችለው በእውቀት በጥበብ በብልሃት ብቻ ነው። አዎ ማሸነፍ እችላለሁ የማሸንፈው በጥበብ በእውቀት በብልሃትና በጥበብ መሆኑን አምናለሁ። አዎ ማሸነፍ እችላለሁ

አዎ የድርጅት ዝግጅት ተሳትፌያለሁ ተሳትፌም አውቃለሁ ወደፊትም እሳተፋለሁ። ምክንያቱም የድርጅት ዝግጅት የሚዘጋጀው ለምክንያት ነው። ለምሳሌ እኔ የዩኒቨርሲቲ መምህር ነኝ የኛ ድርጅት ዝግጅት አዘጋጅቶ ያውቃል። ተሳትፌም አውቃለሁ። ዝግጅቱን የሚያዘጋጀው እውቀት ለማስጨበጥ ለማ ለተማሪዎች ምን በሚል ርዕስ ነበር የተዘጋጀው። የአይቲ ሳምንት የአይቲ ሳምንት የሚል ዝግጅት አዘጋጅቶ ነበር የኛ ድርጅት። በርግጥ ሌሎች ድርጅቶችም ቴክኖሎጂን ለመጠቀም ካላቸው ጽኑ ፍላጎት የተነሳ የተለያየ ዝግጅት ያዘጋጃሉ። ይሄ ዝግጅት በብዛት ከቴክኖሎጂ ጋር የተገናኘ ነው። ይሄ ምን ያመለክታል ቴክኖሎጂን ለማወቅ ያላቸውን ጉጉት ያላቸውን ፍቅር ያሳያል። የኛ ዩኒቨርሲቲ ያዘጋጀው የኛ ድርጅት ያዘጋጀው የአይቲ ሳምንት የሚል ነው። የኢንሳ የኢትዮጵያ ኢንሳ ድርጅት ደግሞ ያዘጋጀው ሳይበር ሴኩሪቲ በሚል ነው። ሁለቱንም ተሳትፌያለሁ። የሁለቱም ድርጅቶች ዝግጅት አላማ ምንድነው? የኢትዮጵያ ደህንነት መረብ ድርጅት ያዘጋጀው ሳይበር ሴኩሪቲ የሚለው ዝግጅት ሳይበር ሴኩሪቲን በተመለከተ ለተመልካችና ለአባላት ስለ ሴኩሪቲ ማሳወቅ ነው አሳወቅነው። እንዴት ነው ድርጅታችንን ወይም አንድን ድርጅት ከሳይበር ጥቃት የምንከላከለው የሚል ስልጠና ነበረ። ይህንን ማሳወቅ የዛ ድርጅት ዝግጅት የመጀመሪያ አላማ ነው። በእኛ ድርጅት ደግሞ የተዘጋጀውን የተሳተፍኩበት የአይቲ ሳምንት የሚል ነው። የአይቲ ሳምንት አላማው በአይቲ ወይም በቴክኖሎጂ የበረቱ ጎበዝ የሆኑ ተማሪዎችን አወዳድሮ አንድ ከአንድ እስከ ሶስት የወጡትን ሽልማት መሸለም ነው። ይሄ መርሃ ግብር ሲዘጋጅ ለዚህ መርሃ ግብር የሚመጥኑ ጎበዝ ጎበዝ ተማሪዎች ይመለመላሉ። የሚመለመሉት በግሬዳቸው ወይም በውጤታቸው በክፍል ባላቸው ተሳትፎ አጠቃላይ ባላቸው የትምህርት አቅም ይመለመላሉ። ከተመለመሉ በኋላ ጥያቄና መልስ ውድድር ይካሄዳል። የሚያቀርቡት ንድፈ ሀሳብ ወይም ፕሮጀክት ካለ ያቀርባሉ። ይሄንን የሚገመግ ዶክተሮች ፊት ለፊት ከገመግ በኋላ ከገመገሙ በኋላ ያወዳድራሉ። አወዳድረው ከአንድ እስከ ሶስት የወጡትን ሽልማት ይሸልማሉ። የድርጅት ዝግጅት አላማው ይሄ ነው። ከዚህ ባለፈ ብዙ የድርጅት ዝግጅት ተሳትፌ አውቃለሁ